በየቀኑ የተለያዩ አይነት ቦርሳዎችን እንጠቀማለን። የተለመዱ የቦርሳ አይነቶች የመጀመሪያው የጀርባ ቦርሳ ነው ወይንም ባክባክ ይባላል። ተማሪዎችና ተጓዦች ብዙ ይጠቀሙበታል። መጽሐፍት፣ ላፕቶፕ እንዲሁም ሌሎች ነገሮችን ለመሸከም ቀላል ነው። ስለዚህ የዚህ አይነቱን ቦርሳ መጠቀም በጣም አስፈላጊ ነው። ምሳ እቃም ልከትበት እችላለሁኝ። የተለያዩ ነገሮችን ነው የምትጠቀምበት። ሁለተኛው የእጅ ቦሳ ነው። ይሄም ደግሞ ብዙ ጊዜ ሴቶች ይጠቀሙበታል። ስልክ፣ ቁልፍ፣ ገንዘብ እና ትንንሽ ነገሮችን ለመያዝ ይጠቅማል። ስለዚህ እነዚህንም የእጅ ቦርሳዎች መጠቀም አስፈላጊ ነው። እንዲሁም ፎቶግራፍ ለመያዝ የሚጠቀሙበታል፣ መታወቂያ ለመያዝ ይጠቀሙበታል። ስለዚህ የእጅ ቦርሳ ሴቶች ብቻ ሳይሆኑ ወንዶችም የሚጠቀሙት ነው። ከኋላ ኪስ ያስቀመጡታል። ሌላው የጉዞ ቦርሳ ነው። ሰዎች ሲጓዙ ልብስና እቃዎች ለማየት ይጠቀሙበታል። ብዙ ቦታ ይኖረዋል። የጉዞ ቦርሳ ደግሞ ተለቅ ያለ ነው። ስለዚህ ብዙ እቃ ይይዛል። ብዙ ነገሮችን ለማያያዝ የምንጠቀምበት ቦርሳ እንደሆነ መመልከት ይቻላል። ሌላ የስራ ቦርሳ ነው። ላፕቶፕ እና ሌሎች ኦፊስ የሆኑ ነገሮችን የምንጠቀምበት ነው። በስራ ቦታ ላፕቶፕ፣ ሰነዶች እና መጻፊያ ነገሮች ለመያዝ ይጠቀሙበታል። ይህም በጣም አስፈላጊ እንደሆነ መመልከት ይቻላል ማለት ነው። ሌላው የገበያ ቦርሳ ነው። ይሄ ሾፒንግ ባግ የሚባለው ነው። ከገበያ ነገሮች ሲገዙ ለመያዝ የተለያዩ ነገሮችን ልንይዝበት እንችላለን። እንደ ድንች፣ ሽንኩርት፣ ቲማቲም እንዲሁም ደግሞ ከፍራፍሬዎች ደግሞ ሙዝ፣ ብርቱካን፣ አናናስ የመሳሰሉትን ነገሮች ሁሉንም ነገር ከቶ ለመያዝ የሚጠቀም ነው። ከጭርቅ የተሰሩ እንደገና የሚጠቅሙ ነገሮች ናቸው ማለት ነው። ስለዚህ እንግዲህ የተለመዱ የቦርሳ አይነቶች አንደኛ የጀርባ ቦርሳ ነው፣ ሁለተኛ የእጂ ቦርሳ ነው፣ ሶስተኛ የጉዞ ቦርሳ ነው፣ አራተኛ የስራ ቦርሳ ነው፣ አምስተኛ ደግሞ የገበያ ቦርሳ ነው ማለት ነው። ጥሩ ቦርሳ ደግሞ ስንመርጥ ምን ነገሮችን ታሳቢ ማድረግ አለብን? የሚለው ደግሞ በጣም ወሳኝ ነው። ሶርሳ በምንገዛበት ጊዜ አንደኛ ጥራትና ጥንካነቱን ነው ማየት ያለብን። ሌላው መጠኑ። የሚፈለገው ምን አይነት እቃ እንዲይዝ ነው? ገንዘብ ነክ የሆኑ ነገሮችን ነው? ወይስ እንደ ፎቶ የመሳሰሉ ነገሮችን ከሆነ የእጂ ቦርሳ ልንገዛ እንችላለን። ተለቅ ተለቅ ያሉ ነገሮችን የምንይዝበት ከሆነ ደግሞ የገበያ ቦርሳም ሊሆን ይችላል። ስለዚህ መጠኑ በጣም ወሳኝ ነው ማለት ነው። ሌላው ቀላል መሆን አለበት። እንዲሁም ደግሞ የሚያምር ንድፍ ቢኖረው በጣም ይመረጣል። እነዚህን ነገሮች ግምት ውስጥ ማስገባት ይኖርብናል ማለት ነው። በአጠቃላይ ሰዎች የሚጠቀሙት ቦርሳ እንደ ስራቸው፣ እንደ ትምህርታቸው እና እንደ ጉዞ ፍላጎታቸው የተለያየ እንደሆነ መመልከት ይቻላል ማለት ነው።